እኔ ቤት የለኝም ተማሪ ነኝ ትምህርት ቤት ነው ያለሁት። ያለሁት ደግሞ አሁን በአሁኑ ሰዓት ዶርሞ ውስጥ ነው ያለውት። የዶርሙ ጣሪያ የተሰራው በብሎኬት ነው። ወይንም በሲምንቶና በአሸዋ የተሰራው። እና እሱ ደግሞ በጣም ጠንካራ ነው። በጣም በጠንካራ ሁኔታ ወይንም በጣም በብርቱ ሁኔታ ነው የተሰራው። እና የቤት የቤቱ ጣሪያ በሲምንቶና በአሸዋ ነው የተሰራው

እኔ የምወደው ወቅት ሰኔ ነው። ሰኔ ላይ እኛ ጋር እሸት ይደርሳል። ከዛ እሸቱን አብስለን እንበላለን። ከዛ በልተን ደግሞ ገበያ እንሄዳለን። በጣም ደስ የሚል ቀናቶችን እናሳልፋለን። ስለዚህ እኔ የምወደው ወቅት ሰኔ ነው። ሰኔ ሀምሌ ነሀሴ ወቅት በጣም ነው የሚመቹኝ በጣም ነው። ደግሞ የምወደው

ሞባይል ዳታ እጠቀማለሁ። አሁን ራሱ እየተጠቀምኩት ያለሁት ሞባይል ዳታ ነው። ሞባይል ዳታ ከፍቼ ነው የምጠቀመው። እኛ ጋር ዋይፋይ የለም። አሁን ዩኒቨርሲቲ ስመጣ ዋይፋይ እጠቀማለሁ። እዛ እቤት ስሆን ዋይፋይ የለም። ዳታ ነው የምጠቀመው። ዳታ እጠቀማለሁ። ዳታ መጠቀም ይጎዳል። እንደሚጎዳም አውቃለሁ። ብዙ ብር ይወጣል፣ ወጪ ይሆናል፣ አውቃለሁ። እሱን ግን ሁኔታው ወይንም ዋይፋይ ባለመኖሩ ምክንያት ሞባይል ዳታ እጠቀማለሁ። ዳታ ገዝቼ እጠቀማለሁ።

እኛ ጋር ብዙ አይነት ሳሙና አለ። አሁን ዩኒቨርሲቲ ላይ ነው ያለውና። ሱፐር ማርኬት ሄጄ። ከብዙ አይነት ሳሙና። እኔ የምወደው ግን ላይፍ ቦይ የሚባል ሳሙና አለና። እሱም ሳሙና ሻወር ለመታጠብ እርሱን ሳሙና እወዳለሁ። ብዙ ጊዜ ምጠቀመው እሱን ሳሙናና። ድሮ የሚባል ሳሙና ደግሞ አለ ድሮ የሚባል ሳሙና እጠቀማለሁ። ለልብስ ሲሆን ደግሞ ላርጎን ነው። የምጠቀመው እና ሳሙናና የምጠቀመው ሳሙና አይነት ለሻወር ላይፍ ቦይ እጠቀማለሁ። ለልብስ ሲሆን ላርጎ ነው የምጠቀመው

ሽማግሌዎችን በጣም ነው ማከብራቸው ሲገቡ ተቀምጬ ከሆንኩ እነሳለሁ ተነስቼ እነሱን ነው ማስቀመጣቸው። ሽማግሌዎችን ደግሞ በእኛ በአካባቢው ወግም ለሽማግሌዎች ክብር እንደሚያስፈልግ አባቶችም ያስተምራሉ። በዛም እኔም ደግሞ በተማርኩት ነገር ሽማግሌዎችን ማክበር ለነም ትልቅ ነገር ነው። ሽማግሌዎችን በጣም ነው ማክበ

በጣም በጣም ከምወደው ነገር አንዱ የጨረቃ ብርሃን ነው። ድቅድቅ ጨለማ ላይ ወይንም በጣም ጨለማው ስበዛ። ያኔ ደግሞ ጨረቃው ከወጣ በኋላ የጨረቃው ብርሃን ለማየት ውጪ እወጣለው። ከዛ የጨረቃውን ብርሃን አይቼ በጣም እደሰታለሁ። ደግሞ የጨረቃ ብርሃንን ለማየት እጓጓለው እወዳለው

አዎ አስተያየት መቀበል እወዳለሁ ብዙ ጊዜ አስተያየት ሰው ሲሰጥ እሺ ብዬ እቀበላለሁ። እኔ ያለ ሰው ወይንም ሰው አስተያየት ሳይሰጥ ራሴ ብቻዬን የሆነ ነገር ለማድረግ ፈቃደኛ አይደለሁም። ሰው አስተያየት ሲሰጥ ደስ ይለኛል አስተያየት መቀበል ማለት ደግሞ በጣም እኔ ከምወደው ነገር አንዱ ነው። አስተያየት ተቀብዬ በዛ አስተያየት መሰረት ትክክለኛ አስተያየት ከሆነ። በዛ አስተያየት መሰረት ስራዬን እንደገና አድሼ እቀጥላለሁ። እንደገና አድሼ ደግሞ ስራም እሰራለሁ። አስተያየት መቀበል እወዳለሁ አስተያየትም ደግሞ ተቀብዬም በስራ ላይም ተግብሬ አቃለሁ።

እኔ ከእንቅልፍ የምነሳው። አስራ ሁለት ሰዓት ላይ ነው ጠዋት አስራ ሁለት ሰዓት ሲሆን እነሳለሁ። ከዛ ተነስቼ አስፈላጊ ነገሮችን አደርጋለሁ። አስፈላጊ ነገሮችን ደግሞ በሚያስፈልጉ ሰዓት አደርጋለሁ ወይንም እሰራለሁ። እኔ የምነሳው ሰዓቱ ጠዋት ነው ጠዋት አስራ ሁለት ሰዓት ላይ ከእንቅልፍ እነሳለሁ

አዎ ባዶ እግር መራመድ አውቃለሁ። ድሮ ጊዜ ስማር አንድ እስከ ሶስተኛ ክላስ ድረስ በባዶ እግር ነበር የተራመድኩት። ትምህርት ቤቱ ቅርብ ነበር። እና ያኔ በባዶ እግሬ ያለ ጫማ ነበር። ተራምጄ የተማርኩት። አዎ በባዶ እግር መራመድ አውቃለሁ። ወይንም በባዶ እግር መራመድም ብዙ ጊዜ ተራምጄ አውቃለው። ባዶ በባዶ እግር አዎ እራመዳለሁ

አዎ ለስራ እጓዛለሁ ስራ እሰራለሁ ስራ መስራት ማለት ለኔ በጣም ትልቅ ነገር ነው። የስራ ሰው ነኝ ደግሞ ስራም መስራት እወዳለሁ። በሚያስፈልገኝ ሰዓት ወይንም ስራ ለመስራት። አስፈላጊ ሆኖ ከተገኘ ስራ እሰራለሁ። ደግሞ ስራ በመስራትም ጠንካራ ነኝ። ሰነፍ አይደለሁም። ስራ መስራት በጣም ጥሩ ነገር ነው። መጥፎ አይደለም። ስራ መስራት ለመኖር በጣም ጥቅም አለው። በጣም ጠቃሚ ነገር ነው።